በሰአት የምትደርስ ሰው ነህ ተብሎ የተጠየቀኝ ጥያቄ መልስ የሚሆነው ነኝም አይደለሁም ሊሆን ይችላል እንደ እሱ እንዳለሁበት ሁኔታ ይወሰናል። አብዛኛው ጊዜ እኔ በተለይ ደግሞ ለሰዎች ከሆነ በሰአት ፈጥኖ መድረስ ደስ ይለኛል። እኔ በተፈጥሮዬ ደስታ ሚሰጠኝ ለሰው ማለት በሰአት ስደርስለት ነው። ለቀጠሮ ከሆነ አብዛኛው ጊዜ አዎ በሰአት የምደርስ ሰው ነኝ።

የድርጅቱን ባህል ትወደዋለህ? የትኛው ድርጅት የዚሁ ሳይለንስዮ ቮይስ ኤ አይ ከሆነ እስካሁን ምንም ክፉ ነገር አላየሁበትም። እና አጠያየቃቸውም እንደዛ የተሞላው እንትን ስለሆነ ምንም ያን ያክል። ምንም የሚያስከፋኝ ነገር የለም። አዎ ወድጄዋለሁ በዚህ ይቀጥል አላለሁ

በስራ ሰዓት ጥሪ ታደርጋለህ? አላደርግም በስራ ብዙ ጥሪ አላደርግም ምንም ጥሪ የሚደረግበት ስራም የለኝም እና በስራ ጥሪ አላደርግም አብዛኛውን ጊዜ ጥሪ ማድረግ ከሆነም በቤተሰባዊ ጉዳይ ነክ ነው እንጂ በስራ ጥሪ አላደርግም። እና ይሄ ግልጽ ይመስለኛል አላደርግም።

ጾም ትጾማለህ አዎ ጾም ጾማለሁ እና ጾም ካልጾምኩኝ ክርስቲያን የመሆኔ ምን ምን ጥቅም አለው? እና ጾም ጾም አለው አዎ ጾም አለው። አብዛኛው ጊዜ ደግሞ በተለይ እኛ ኦርቶዶክስ ላይ ጾም አንድ የህይወት መንገድ ነው። እና ጾም መጾም ያስደስታልም እርካታም ይሰጣል። ጾም አዎ ጾማለሁ ማለት ጾማለሁ ባይባልም በቃ እኔ በራሴ ጾማለሁ ኦሬዲ እንትን ከሆነ። ጾምአለው ብዙ ሰው ደግሞ በተለይ ደግሞ እኛ ትላልቆች ሰዎች ላይ ጾም መጾም ግዴታ ነው የሃይማኖት ግዴታችን ነው። እና ጾምመጾም ደስታን ይሰጣል በዛ ላይ ደግሞ አንድ የህይወት መንገድ ነው። እና ደግሞ ጾም መጾም የህይወት መንገድም እስከሆነ ድረስ ግዴታ ጾም መጾም አለብን ብዬ ስለማምን ጾም አዎ ጾምአለው።

ኦኬ ስለቤተሰቤ ቤተሰብ እኔ በጣም ትርጉም አለው ለኔ ቤተሰቤ በጣም የምወደው ፓርት የላይቭ ቤተሰብ ነው ፋሚሊ በጣም ይመቸኛል እና ቤተሰቦቼም በጣም ሰፖርቲቭ ናቸው። ሁሉም ነገር ያግዙኛል ሁሉም ነገር ከእኔ ጋር ከእነሱ ጋር ያለኝ ግንኙነት በጣም ጠንከር ያለ ነው። እና በተለይ ደግሞ ከእህቶቼ ጋር በጣም የሆነ በቃ እወዳቸኋለሁ ደስ የሚል ግንኙነትም አለኝ ማለት ነው። እና ቤተሰብ በዚህ መልኩ የሚገለጽ ከሆነ በቃ ቤተሰቤን እወዳለሁ። ቤተሰቦቼም አሪፍ እይታ አላችሁ ለኔ